አዲስ ቴክኖሎጂ መማር ትወዳለህ? አዎ እኔ ቴክኖሎጂ መማር በጣም ደስ ይለኛል በጣም ብዙ ችግሮችን ለመፍታት የሚያገለግል አዳዲስ ቴክኖሎጂዎችን መማር። በጣም አስፈላጊ ነው አሁን ባለንበት በዘመናዊውና በሰለጠነው አለም። የቴክኖሎጂ ውጤቶችን በብዛት እንጠቀማለን ስለዚህ እነዚህን የቴክኖሎጂ ውጤቶችን ለመጠቀም ደግሞ መማር ማወቅ የግድ ነው። እኔ ደግሞ በተፈጥሮዬ ቴክኖሎጂን መመራመር በቴክኖሎጂ ላይ ባሉ አዳዲስ ግኝቶች ላይ መማር ማወቅ እነሱን እወዳለሁ በጣም ደስም ይለኛል።

ሃይማኖታዊ ክብር ታከብራለህ? አዎ። ሃይማኖታዊ የሆኑ ስራዎችን ሃይማኖታዊ የሆኑ ጉዳዮችን አከብራለሁ ሃይማኖታዊ ጉዳዮች ከሚከበሩ ጉዳዮች መካከል አንዳንዶቹ የሚጠቀሱት ናቸው። በሃይማኖታዊ እንቅስቃሴ ላይ ጾም መጾም መጸለይ መስገድ። እንደዚሁም ደግሞ በቤተክርስቲያኒቱ የቀኖና ስርዓት መሰረት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባለው የቀኖናና የዶግማ። እንደዚሁም ደግሞ የትውፊት ስርዓት መሰረት ሃይማኖታዊ ጉዳዮችን ሃይማኖታዊ ስራዎችን ሃይማኖታዊ ግብሮችን። ማክበር ይገባል ይህን የማደርገው ደግሞ። ነፍሴን ለስጋዬ ስጋዬን ለነፍሴ አስገዥዝቼ ስጋዬን ተቆጣጥሬ ወደ ሲኦል ከመግባት ለመታደግ ነው። የመጨረሻው የሰው ልጅ የመጨረሻ ህይወቱ በገነት በመንግስተ ሰማያት መኖር ነውና። ፍላጎቱ ሃይማኖታዊ ስርዓት ደግሞ ይህንን። የሚያከብር እና ይህንን የሚጠብቅ የሆነን ሰው ወደ ገነት ወደ መንግስተ ሰማያት ይገባል ብላ ስለምታስተምር ሃይማኖታዊ ግብርን። አከብራለሁ እጠብቃለሁ ይህንን ለሌሎችም አስተምራለሁ።

እጅ መጨባበጥ ትወዳለህ እጅ መጨባበጥ አልወድም። እጅ መጨባበጥ በኢትዮጵያ በመጀመሪያውም ባህል ሰው በሰላምታ ለመስጠት አንድን ሰው ሰላምታ ለመስጠት ከአንገቱ ዝቅ ብሎ ሸብረክ ብሎ በትህትና በፍቅር ሰላምታ ይሰጣጣል። ኮፍያ ያደረገ ሰው ኮፍያውን አውልቆ ዝቅ ብሎ ጎንበስ ብሎ ሰላምታ ይሰጣል። እጅ በመጨባበጥ ሰላምታ መስጠት በኢትዮጵያ የተጀመረው ከጣሊያን ወረራና ከግራኝ መሀመድ ወረዳ ወረራው ወደዚህ እንደሆነ ነው የሚነገረው በታሪክ ደረጃ የሚታወቀው እንደዚህ ነው። ሰው እጁን ለሌላ ሰው አሳልፎ የሚሰጥ ከሆነ ለባርነት ራሱን አሳልፎ እንደሰጠ ይቆጠራል። ከዚህ በተጨማሪ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት አንድ ካህን ስጋውን ደሙን የሚፈትተው የሚያዘጋጀው በእጆቹ ነው እነዚህ የካህኑ እጆች የተከበሩ ናቸው። እነዚህ የካህኑ እጆች የተከበሩ እጆች ሌላ ሰው እንዲጨብጣቸው በሌላ ግብር የተገኘ ሰው እንዲጨብጣቸው አይጠበቅም አይፈለግም። ስለዚህ እነዚህ ስጋውን ደሙን ያዘጋጁ እጆች ሌላ ሰው እንዳይጨብጣቸው። ሃይማኖታዊ ስርዓቱም ስላለ በዚህ መሰረት እኔም በክህነት አገልግሎት ያለው ስለሆነ እጄን ለሌላ ሰው። አሳልፌ በመስጠት እጅ በመጨባበጥ መሳሳም ወይም ሰላምታ መሰጣጠጥ አልፈልግም። ከዚህ በተጨማሪ ግን እጅ በመጨባበጥ የሚተላለፉ በሽታዎችም አሉ እነዚህ በሽታዎች። ከአንዱ ሰው ወደ ሌላኛው ሰው የሚተላለፉ በመጨባበጥ ስለሆነ ወይም በንክኪ ስለሆነ። እንደነዚህ ያሉ በሽታዎችንም እንዳይደርሱ ከአንዱ ወደ አንዱ እንዳይተላለፉ። የሚጠብቅ ስለሆነ እጅ መጨባበጥ አልወድም።

ሌሎችን ማበረታታት ትችላለህ? አዎ ሌሎችን ማበረታታት ብዙ ጊዜ ሰዎች በስራቸው ጠንካራ እንዲሆኑ ብዙ ጊዜም ለፍተው ደክመው በዛ በስራቸው ላይ ውጤታማ እንዲሆኑ ስለሚያደርግ። ሌሎችን ማበረታታት አይዟችሁ በርቱ። ዛሬ እንደዚህ ያደረጋችሁት ነገ ደግሞ ለዚህ ደረጃ ወይም ወደ ከፍተኛ ደረጃ ያደርሳችኋል የተሻለ ልምድ ታገኙበታላችሁ የተሻለ ገቢ ታገኙበታላችሁ። ይሄንን ሙያችሁን ባሳደጋችሁ ብቃታችሁን በጨመራችሁ ቁጥር የተሻለ ደረጃ ትደርሳላችሁ የተሻለ ገቢም ታገኛላችሁ። ቤተሰቦቻችሁን ለማስተዳደር ሀገራችሁን ለመጥቀም ሃይማኖታችሁንም ለማስከበር ሀገራችሁን ዳር ድንበሯንም ለመጠበቅ የሚጠቅም ነውና። አይዟችሁ በርቱ በማለት ሌሎችን አበረታታለሁ።

መብረቅ ፈራ ነው። ይህ ጥያቄ ምናልባት መስተካከል የሚገባው ጥያቄ ይመስላል በአማርኛ ፈራ ወይም ፈራ ተብሎ በመብረቅ ፈራ ነው ወይም መብረቅ የሚፈራ ነው የሚል ጥያቄ ቢሆን የተሻለ ይሆናል። መብረቅ የሚፈጠረው በሞቃትና በቀዝቃዛ በደረቅና በእርጥበት አየር መካከል በሚፈጠር የሙቀት ልዩነት እና በዚህ አንፃር የሚፈጠር ግጭት አለ በዚህ ግጭት ምክንያት መብረቅ ይፈጠራል። መብረቅ በሚፈጠርበት ጊዜ ከፍተኛ የሆነ ነጎድጓድና እንደዚሁም ከፍተኛ የሆነ ብልጭታ ያሳያል። የብርሃን ፍጥነት ከድምፁ ቀድሞ ስለሚታይ ብዙ ጊዜ የምንመለከተው በመጀመሪያ መብረቁ በሚፈጠርበት ሰዓት ብልጭታውን ወይም ብርሃኑን ነው። ከዚያ በኋላ ድምፁ ወይም ነጎድጓዱ ደግሞ ይከተላል የብርሃን ፍጥነት። ቀድሞ የመድረስ ችሎታ አለ የብርሃን ፍጥነት በጣም ፈጣን የሚባለው። ፍጥነት ነው በአለማችን። መብረቅ የሚፈጠረው በዚህ መልኩ ነው። መብረቅ ደግሞ በዚህ መልኩ ሲፈጠር በጣም ያስፈራል የሚያስፈራ ብልጭታውም ያስፈራል። ነጎድጓዱም ያስፈራል ክረምት በሚመጣበት ጊዜ ብዙ ሰዎች የሚፈሩት የመብረቅ ነጎድጓዱን እና ብልጭታውን ነው። ስለዚህ መብረቅ የሚፈራ ነው። በዚያ ላይ ደግሞ መብረቅ በተራራ አካባቢ በዛፍ ላይ እንደዚሁም በቤት ላይ ይወድቃል። በሚወድቅበት ሰዓት ከፍተኛ የሆነ የኤሌክትሪክ ሙል ስላለው ይህ ኤሌክትሪክ ሙሉ ደግሞ የሰዎችን በውስጣቸው ያለውን ሙሉ በደማቸው ላይ የሚንቀሳቀሰውን ሙሉ በሙሉ ስለሚያጠፋ ሰዎችን ለሞት የሚያዳርግ እንስሳትን ለሞት የሚያደርግ ነው። ከዚህ የከፋም የተለያዩ ጉዳቶችን የሚያስከትል ስለሆነ። መብረቅ የሚፈራ ነው።

ባዶ እግር መራመድ ታውቃለህ በባዶ እግር መራመድ ታውቃለህ ተብሎ ቢስተካከል የተሻለ ትርጉም ይሰጣል። በባዶ እግር መራመድ አውቃለሁ በባዶ እግሬ ተራምጄ በጣም ብዙ ርቀትን ሄጄ። በህፃንነቴ እስከ አስረኛ ክፍል በምደርስበት ይሄም ማለት እስከ አስራ ሰባት አመት የድረስ። በባዶ እግሬ። ስንቅ ተሸክሜ የሶስት ሰዓት በበርሃን እና በደጋ በወይና አደጋም ባሉ አካባቢዎች ከፍተኛ የሆነ ሾህና የመሬት ግለት ባለበት ሄጄ አውቃለሁ በባዶ እግር መሄድ እወዳለሁ። እንደዛ አደርጋለሁ ግዴታችንም ስለነበር ነው። በርግጥ ጫማ ስላልነበረም በባዶ እግራችን እንራመዳለን። አሁን ባለው ሁኔታ ግን በባዶ እግሬ መሄድ ይከብደኛል። ማወቅ እችላለሁ ነገር ግን መራመድ ይከብደኛል። ለምንድነው በባዶ እግር መራመድ የሚከብደኝ? እግሬ የለሰለሰ ስለሆነ ይሄ ደግሞ ከመሬቱ ካለው ከሙቀቱ መሬቱ ካለው የአባጣ ጎርባጣ የሆነ የሚወጋ የሚፏጭር የሚቆርጥ ነገሮች መሬት ላይ ስላሉ። ይህንን ነገር መቋቋም ስለማልችል አሁን ባለውበት እድሜ በባዶ እግሬ መሄድ። አላውቅም መሄድም አልችልም።

የትንኝ መረብ ትጠቀማለህ? አዎ የትንኝ መረብ ወይም አጎበር ተብሎ ይጠራል የትንኝ መከላከያ አጎበር ነው። ትንኝ በራሷ በተለያየ ቦታ ላይ እያረፈች እየነከሰችም ደምን ከአንዱ ወደ አንዱ እያደረገች የወባ በሽታን የወባ ህመምን ታስተላልፋለች። ስለዚህ ይህንን የወባ ህመም የወባ በሽታን ለመከላከል የትንኝ አጎበር መጠቀም ጠቃሚ ነው። የህክምና ባለሙያዎችም እንደሚያስረዱት ነፍሰ ጡር ሴቶች ህፃናት እንደዚሁም ሌላው ትልልቅም አረጋውያንም ቢሆኑ ወጣቱም ቢሆን በሚተኙበት ጊዜ የወባ በሽታ የወባ ንክሻ ስለሚፈጠር ይህንን ለመከላከል አጎበር መጠቀም የተሻለ ሆኖ ይገኛል። ይህ የትንኝ መረብ ከትንኝ መከላከል ባሻገር ሌሎችንም ታህዋስያን እንደ ቢምቢ። ያሉትንም እንደ ሸረሪት ያሉ ከዚህም ሌሎች የከፉ ጉዳት ሊያደርሱ የሚችሉት ተህዋስያንን በመከላከል ረገድ ከፍተኛ የሆነ ጠቀሜታ ስላለው የ ትንኝ አጎበርን እጠቀማለሁ።

የስልክህ ባትሪ ምን ያህል ይቆያል? እኔ የምጠቀመው ስልክ እንደ አገልግሎቱ እንደምትጠቀምበት አገልግሎት የስልክ ባትሪው ቆይታ በዚያ የተወሰነ ነው። ለምሳሌ ቪዲዮ በምመለከትበት ጊዜ ኢንተርኔት በምትጠቀምበት ጊዜ የስልክ ጥሪ በማደርግበት ጊዜ ድምፆችን በምቀርጽበት ጊዜ ምስሎችን በምቀርጽበት ጊዜ ቪዲዮ ቀረጻ በማደርግበት ጊዜ የዩቲዩብ ቪዲዮ በምመለከትበት ጊዜ እንደነዚህ ያሉ ጉዳዮች ላይ ባትሪው የመቆየት አቅሙ እንደየሁኔታዎቹ ይወሰናል። ነገር ግን በአማካኝ የስልክ ባትሪዬ ለአንድ ቀን ወይም ለ አስራ ሁለት ሰአህ ለአሥራ ሁለት ሰዓት ለአሥራ ሁለት ሰዓታት ያህል የመቆየት አቅም አለው። ሌሊትን ሙሉ ቻርጅ አደርገዋለሁ ቀን ላይ ደግሞ እጠቀምበታለሁ የምጠቀመው ስልክ ቀፎ ኢንፊኒክስ ሆት ናይን ስልክ ነው። በዚህ ስልክ ባትሪው ስድስት ሺህ ሚሊ ፒር ነው። ስድስት ሺህ ሚሊያን ፒር ባትሪ ያለው ስልክ ደግሞ የተሻለ የባትሪ ያለው ስልክ ተብሎ የሚታወቅ ስለሆነ የምትጠቀመውም በዚህ መልኩ ነው የስልኩ ባትሪም የተሻለ ነው ብዬ አስባለሁ

በመስመር ላይ ገዢ ነህ? በመስመር ላይ የሚለው ወደ አማርኛ የተተረገመ የተተረጎመ ነው። ኦን ላይን የሚለውን የእንግሊዘኛ ቃል ለመስጠት ታስቦ የመጣ ቃል ነው። በመስመር ላይ ወይም ኦንላይን ግዢዎችን እፈጽማለሁ የተለያዩ እቃዎችን ሀገር ውስጥም ከሀገር ውጭም የኦንላይን ግዢዎች የመስመር ላይ ግዢዎችን አደርጋለሁ። በመስመር ላይ ግዢ ሲፈጸም ግዢ የሚፈጸምበት ተቋም ያንን ግዢውን ለመፈጸም የሚያስፈልግ መተግበሪያ። ይህ መተግበሪያ ብዙ ጊዜ በእኔ የምጠቀመው አሊ ኤክስፕረስ የሚባለውን የግዢ የመስመር ላይ ግዢ መፈጸሚያ መተግበሪያ እጠቀማለሁ። ይህንን ሳደርግ ደግሞ የራሴ የሆነ ቨርቹዋል ካርድ ያስፈልገኛል። በኢትዮጵያ ያሉ ባንኮች አለም አቀፋዊ ግዥን ለመፈጸም አለም አቀፋዊ ክፍያዎችን ለመፈጸም የሚያስችል ካርድ አይሰጡም። ስለዚህ ይሄንን ካርድ የማገኘው ደግሞ ቢትኖብ ከሚባል ናይጄሪያ ውስጥ ካለ ከተቋቋመ ድርጅት ነው። ከእሱ ይህንን የመስመር ላይ ግዢዎችን ለመፈጸም የሚያስችለኝን ካርድ። እገዛለሁ ይህንን ቪዛ ካርድ ገንዘብ እሞላለሁ ገንዘቡ ደግሞ የሚሞላው በዶላር። ስለሆነ ይህንን ዶላር ደግሞ ከኢትዮጵያ ብር ወደ ዶላር ለመቀየር የኢትዮጵያ ባንኮች ላይ ሄዶ መቀየርና ያንን ገንዘብ ወደዛ ማስገባት ስለማይቻል። የክሪፕቶ ከረንሲ ላይ ዩኤስዲቲ የሚባለውን በባይናንስ በኦኬክስ በቢትጎ በቢትጌት በባይቢት በመሳሰሉት ነገሮች ላይ እገዛለሁ። የኢትዮጵያን ብር ወደ ዶላር ወደ ዩኤስዲቲ እቀይረዋለሁ። ይሄንን ዩኤስዲቲ ቀጥታ ወደ ካርዱ ሳስገባ በዶላር ሆኖ ይቀመጣል። ይሄንን ዶላር ተጠቅሜ በአሊ ኤክስፕረስ ላይ ከሚገኙ እቃዎች እንደ ማይክሮፎን እንደ ፎቶ ማንሻ ካሜራዎች ስልኮች ቀበቶ ለአልባሳት ልዩ ልዩ የጌጣጌጥ መጠቀሚያዎች እንደዚህ የመሳሰሉ ነገሮችን ግዢ ፈጽሜ አውቃለሁ። በዚህም መሰረት ግዢው እንደተፈጸመ ክፍያው እንደተፈጸመ እቃው ተዘጋጅቶ ወደ አየር መንገድ ይላካል። በአየር መንገድ በኩል ግብር የሚያስፈልጋቸው ቀረጥ የሚያስፈልጋቸው ካሉ። ቀረጡ ይላክና የገቢዎች መስመሩን ስልክ ቁጥራቸውን ያስቀምጣሉ በዚያ ተደውሎ ያለውን የገቢ መጠን የግብር መጠን የተወሰነውን በፖስታ ቤት በኩል ይነገራል። ከዛ የገቢው ገቢዎች ላይ ደረሰኝ ተቆርጦ ገቢ ግብር ተከፍሎ እቃው ይመጣል። ግብር የማያስፈልጋቸው ከሆኑ ቀጥታ ወደ ፖስታ ቤት ይላካሉ። ፖስታ ቤት በአድራሻችን በኩል ያደርሰናል ማለት ነው። ከሀገር ውስጥ ደግሞ በቀላሉ የኢትዮጵያ ብርን በመክፈል እንደዚሁ መስመር ላይ እቃዎችን ገዝቼ ደርሰውኝ ያውቃሉ።

በመታጠቢያ ቤት ውስጥ ትዘምራለህ? መዝሙር የትኛውም ቦታ ላይ ሆኖ ሊዘመር ይችላል። መዝሙር አንድ ሰው ለፈጣሪው የሚያቀርበው ምስጋና ነው። በዚህ በመዝሙር ውስጥ። ምስጋና ይኖረዋል ልመና ይኖረዋል ጸሎት ይኖረዋል። ስለዚህ የትም ቦታ ላይ ሆኖ ሰው ሊዘምር ይችላል። እኔ በመታጠቢያ ቤት ውስጥ ዘምሬ አላውቅም። ለምንድነው በመታጠቢያ ውስጥ የማልዘምረው ብዙ ጊዜ? መታጠቢያ ክፍላችን ለዚህ ምቹ አይደለም። ከዚህም በተጨማሪ ደግሞ በቀዝቃዛ ውሃ በምታጠብበት ጊዜ የዛ የውሃው ቅዝቃዜ የሚሰማኝ የሚፈጥረው ስሜት ስላለ። የእሱን ስሜት ከማዳመጥ በቀር። በመታጠቢያ ክፍል ውስጥ ሆኜ መዝሙር ዘምሬ አላውቅም።

የምትወደው ከተማ የት ነው? እኔ የምወደው ከተማ በኢትዮጵያ ውስጥ ከሚገኙ ከተማዎች በሀገር ውስጥ ከማውቃቸው ከተሞች መካከል በጣም የምወደውና ብኖርበት ብዬ የምመኘው ከተማ የአማራ ክልል ዋና ከተማ የሆነው ባህርዳር ከተማ ነው። ባህርዳር ከተማ ውስጥ በጣም በርካታ የሚጎበኙ የቱሪስት መስህብ የሆኑ ጣና ራሱ ጣና ሀይቅን ጨምሮ በጣና ሀይቅ ዙሪያ የሚገኙ በርካታ ገዳማት ያሉበት የሚገኙበት የጢስ አባይ ፏፏቴ የአባይ መነሻ ዋናው አባይም የሚነሳበት ቦታ አካባቢ ያለበት ስለሆነና በጣም ለኑሮም ተስማሚ የሆነ ምቹ የሆነ የአየር ሁኔታ ስላለው ከኢትዮጵያ ከተማዎች በጣም የምወደው ባህርዳር ከተማን ነው። ከሀገር ውጪ ያየሁት ከተማ ባይኖርም ባየሁት በቴሌቪዥን ወይም ደግሞ ታሪኩን ባነበብኩት በተለያየ የኢንተርኔት ላይ በመረብ በመረጃ መረቦች ላይ እንደዚሁም በዩቲዩብ ላይ በተመለከትኩት መሰረት የተወሰኑ ከተማዎች አሉ ከእነዚህ የተወሰኑ ከተማዎች መካከል እንደ ሎስ አንጀለስ ያለ ከተማና ከዚህም በተጨማሪ ደግሞ በዩናይትድ ኪንግደም የሚገኘው የለንደን ከተማን እወዳቸዋለሁ።

መዘመር ትወዳለህ? አዎ መዘመር ማለት ዘመረ አመሰገነ ነው። በመዝሙር ውስጥ በመዘመር መካከል ጸሎት ይቀርባል ልመና ይቀርባል አንድ ያ የሚዘምረው ሰው ለፈጣሪው የሚያቀርበው ልመና አለ። እሱ ልመናም ያለበት ነው ምስጋናም ያለበት ነው። ስለዚህ በመዝሙር ውስጥ ሶስት ነገሮች አሉ። ጸሎት ልመናና ምስጋና ስለዚህ እኔም የፈጠረኝን ፈጣሪ የምለምነውን ልመና የማመሰግነው ምስጋና ስላለ። ጸሎትም ያለበት ስለሆነ መዝሙር መዘመር እወዳለሁ። ብዙ ጊዜ የምዘምራቸው መዝሙራትም አሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። መዝሙር የራሱ የሆነ ያአዘማመር ስርዓት የዜማ ስልት ያለው ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚዘመሩ መዝሙራት ያሬዳዊ ዝማሬዎች ይባላሉ። ያሬዳዊ ዝማሬዎች የሚባሉ በግእዝ በእዝልና በአራራ የሚዘመሩ ናቸው። ማንኛውም መዝሙር ከእነዚህ የወጣ ከሆነ ዘፈን ነው የሚባለው። ግጥም እና ዜማ ያለው ሆኖ ዜማው ግን ሁልጊዜም ቢሆን ከእነዚህ የማይወጣ ይሆናል ግጥሙ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ደንብ ትውፊት። ይህንን ዶግማዋን ቀኖናዋን በስርዓት ሊገልጥ በሚችል መልኩ የተዘጋጀ የመዝሙር ግጥም ሊሆን ይገባዋል። በዚህ በጣም የሚታወቁት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከልጅነታችን ጀምሮ በአማርኛም በግእዝም መዝሙራትን ይዘምሩ የነበሩ እንደ መርጌታ። ፀሀይ ብርሃኑ እንደ ቀሲስ አበበ ተሰማ እንደ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ እንደ ይልማ ሀይሉ። እንደ ማርታ ሀይለ ስላሴ። እንደዚሁም ደግሞ የማህበረ ቅዱሳን የዝማሬ አገልግሎት ያላቸው መዝሙር ክፍል ላይ ያሉ የሚያገለግሉ። እንደ ቀሲስ ምንዳዬ ብርሃኑ የመሳሰሉ እንደ መላከ ሰላም ታደለ ፊጣ የመሳሰሉ ዘማርያን አሉ። እነዚህ ዘማርያን የሚዘምሯቸውን መዝሙሮች ለእግዚአብሔር የሚቀርቡ ምስጋናዎች እግዚአብሔርን የሚጠይቁ ጥያቄዎች ወይም በጸሎት የሚቀርቡ ጸሎቶች ልመናዎች አሉበት ናቸውና። እነዚህን መዝሙራት እወዳቸዋለሁ መዘመርም ደስ የሚያሰኘኝ። እግዚአብሔርን የማመሰግንበት ሆኖ ስላገኘሁት ነው።

በፋህም ማብሰል ታውቃለህ ይሄ በፍህም ማብሰል ታውቃለህ ተብሎ የሚጠየቅ ጥያቄ ይመስላል? ፍም እንግዲህ ከከሰል ጋራ የተገናኘ ነው። አንድ ነገር በእሳት ባያያዝነው ጊዜ በተለይ እንጨት በእሳት በተያያዘ ጊዜ የሚፈጥረው ሙቀት አለ። ከእሳቱ ወስዶ የሚይዘው ሙቀት አለ። ይሄ ነው ፍም የሚባለው ከሰል ብዙ ጊዜ ምግብን ለማብሰል የምጠቀምበት ነው። ስለዚህ ከሰልን ተጠቅሜ በፍህም ደግሞ እንጀራ ጋግረን እናውቃለን ስለዚህ በፍህም ወይም ደግሞ በከሰል ምግብን ማብሰል የተለመደ ተግባራችን ስለሆነ እውነት ነው። በፍም ምግብ ማብሰል አውቃለሁ።

ከቤት ስራ ምን ያህል ይርቃል? ከስራ ቦታዬ እስከ ቤቴ ድረስ ያለው ርቀት። በኪሎ ሜትር የሚሰላ ከሆነ ከሁለት እስከ ሶስት ኪሎ ሜትር የሚበልጥ እርዝመት ያለው ይመስላል። እስከ አምስት ኪሎ ሜትር ሊደርስ ይችላል ምክንያቱም በእግር ባለው ጉዞ እስከ አርባ ደቂቃ የሚወስድ ስለሆነ ማለት ነው። እኔ የምሄደው ወደ ስራው ቦታዬ በ የስራው ቦታዬ ባዘጋጀልኝ መኪና ስለሆነ። ርቀቱን ብዙ ጊዜ በእግሬ ስሄድ ካልሆነ በቀር በተዘጋጀው መኪና ስሄድ የምንሄድበትን መንገዱ የተለያየ ነው። በእግር ስሄድ አቋርጬ በቀላሉ ቅርብ የሆነ መንገድ መርጬ ነው የሚሄደው ያ ደግሞ ለመኪና ምቹ ስላልሆነ በመኪና በሚሄድበት ጊዜ። የመኪናው ርቀት ከፍ ያለ ይሆናል። በእግር ግን እስከ አምስት ኪሎ ሜትር የሚደርስ ነው። ይህንን እስከ አምስት የሚደርሰውን ኪሎ ሜትር በአርባ ደቂቃ በእግር እደርሳለሁ።

ወደ? ሱቅ ከመሄድህ በፊት ዝርዝር ትጽፋለህ አዎ ወደ ሱቅ ከመሄዴ በፊት የምገዛቸውን ነገሮች ዝርዝራቸውን አወጣለሁ። ይሄ የፈጠረብኝ ከዚህ በፊት ከነበረው ተሞክሮዬ ከዚህ በፊት ከነበረው ልምዴ ተነስቼ ነው ይህንን ማድረግ የጀመርኩት። ከዚህ በፊት ወደ ሱቅ የምገዛውን ነገር ፈልጌ ሄጄ ብዙ ነገሮችን ስገዛ አንዳንዶቹን በጣም አስፈላጊ የሚባሉ ነገሮችን ሁሉ ረስተህ መጥቼ አውቃለሁ። አሁን ባለው ደግሞ በኢትዮጵያ ያለው የኑሮ ውድነት በእቃዎች ላይ ብዙ የዋጋ ጭማሪዎች ስላሉ። የሚያስፈልገኝንና የግድ መገዛት ያለበትን ነገር መለየት ይገባል። የያዝኩት ገንዘቤ በሚያንስብኝ ጊዜ በሚያጥረኝ ጊዜ ያንን ገንዘብ የትኛውን ገዝቼ ብመጣ ይሻላል ብዬ ለማወቅ። ካልጻፍኩትና ዝርዝሩን ካልያዝኩት ስለምቸገር በመጀመሪያ ደረጃ ዝርዝሩን እይዛለሁ። ምን ምን እገዛለሁ? ዛሬ ሄጄ ሱቅ ላይ ሄጄ ምን ያህል ብር አውጥቼ ምን ያይነት ምን አይነት እቃዎችን ገዝቼ እመጣለሁ። ብዬ ዝርዝሮቹን አንድ ሁለት ሶስት ብዬ በቅደም ተከተል አሰፍራለሁ። እዛ ሄጄ ዋጋዎቹን ከነጋዴው ከጠየኩ በኋላ ምናልባት የያዝኩት ገንዘብ ዝቅተኛ ሆኖ ያንን የጻፍኩትን ዝርዝር በሙሉ የማይገዛልኝ ሆኖ ካገኘሁት አስፈላጊ የሚባሉ መቅረት የሌለባቸውን እቃዎች በቅደም ተከተል እዘረዝርና ያለኝ ገንዘብ በሚገዛልኝ ልክ እቃዎችን አመጣለሁ። ዝርዝር ባልጻፍኩበት ጊዜ ግን አስፈላጊ የሆነውን እቃ ረስቼ የማያስፈልገውን እቃ ለጊዜው የማልጠቀምበትን እቃ ገዝቼሠ ተመልሼ ልቀመጥ እችላለሁ። ስለዚህ እንደነዚህ ያሉ ስህተቶችን ለመቅረፍ እንደነዚህ ያሉ አጋጣሚዎች እንዳይፈጠሩ የማድረግ። ወደ ገበያ ከመሄዴ በፊት ምን ምን እገዛለሁ የሚለውን ዝርዝር አውጥቼ እሄዳለሁ ማለት ነው። ከዛም ከሱቁ ላይ ይህ አለህ እንደዚህ አለህ እያልኩ ወረቀት ላይ ከያዝኩት የገዛኋቸውን ነገሮችንና ዋጋ የከፈልኩባቸውን ምልክት እያደረኩ ያልገዛኋቸውን ደግሞ ወይም መቅረት ያለባቸውንም እንደዚሁ ለብቻቸው ለይቼ እይዛለሁ ማለት ነው።

የሽያጭ ግቦች አሉ አዎ የሽያጭ ግቦች አሉኝ በምሸጥበት ጊዜ ማሳካት የሚገባኝን አላማ ማሳካት የሚገባኝን ግብ ለማሳካት ነው የምንቀሳቀሰው የሽያጭ ስራዎች በሚሰሩበት ጊዜ ምን ያህል ሽያጮችን መፈጸም አለብኝ መቼ ምን ያህል ሰዎች ላይ መድረስ አለብኝ መቼ ለማን መሸጥ አለብኝ ምን አይነት እቃዎችን መቼ መሸጥ አለብኝ ጊዜውን ወቅቱን ሰውንም ያንን እቃውን የሚፈልገውንም ነገር ማዘጋጀት ስለሚያስፈልግ ግቦች አሉ ለምሳሌ ሽማግሌዎች የሚፈልጉት ህፃናት የሚፈልጉት ሴቶች የሚፈልጉት ወንዶች የሚፈልጉት ወጣቶች የሚፈልጉት የተማሩ ሰዎች የሚፈልጉት ያልተማሩ ሰዎች የሚፈልጉት የሚለውን ነገር በስራት መለየት ያስፈልጋል አንድን የሚሸጥ እቃ ለህፃን የሚያስፈልገውን ለአዋቂ ለአዋቂ የሚያስፈልገውን ለህፃን ለወጣት የሚገባውን ለህፃን ለህፃን የሚሆነውን ለወጣት ወይም ደግሞ ለሴት መሆን የሚገባውን ለወንድ ለወንድ የሚሆነውን ለሴት አድርጌ ብሄድ ኪሳራን የሚገጥመኝ። ስለዚህ ለማን መቼ ምን አይነት እቃ ማቅረብ አለብኝ የሚለውን የሽያጭ ግቤን በስርዓት ወረቀት ላይ አስፍሬ ጽፌ እሱን በአግባቡ ነው የምፈጽመው ማለት ነው

ነገሮችህን በስራ ታስቀምጣለህ? አዎ ነገሮችን በስራ አስቀምጣለሁ በስርዓት ማስቀመጥ ማለት የቅደም ተከተሉን የጊዜውን ሁኔታ እንደዚሁም ደግሞ የአጠቃቀሙንም ሂደት የተከተለ መሆን አለበት እንደማለት ነው። በስርዓት የሚቀመጡ ማለት ለምሳሌ ዛሬ የምትጠቀምበትን እቃ ነገ የምትጠቀምበትን ነገር ከነገ ወዳ የምትጠቀምበትን ነገር እንደ ቀደም ተከተሉ በምትጠቀምበት የጊዜ ሰሌዳ መሰረት በቅደም ተከተል መደርደር ማስቀመጥ ነው። በሳጥን ላይ ሊቀመጥ ይችላል ለምሳሌ መጽሐፍትን በመደርደሪያ ልንደረድር እንችላለን ልብሳችንን በሳጥን ወይም በሌላም ቦታ ልናስቀምጥ እንችላለን። ልብሳችንን በስራት መደርደር አለብን ወይም በስራት ማስቀመጥ አለብን። ስንል ልብሳችንን ለምሳሌ ነገ የምንለብሰውን ልብስ በቅርብ ወደምናገኘው ከነገ ወዳይ የምንለብሰውን ደግሞ ከዚያ በኋላ በምናገኝበት ቅደም ተከተል ማስቀመጥ መደርደር ነው። መጽሐፍትንም እንደዚሁ ዛሬ የሚያስፈልጉኝን መጽሐፍት በቅርበት ነገ የምትጠቀምባቸው ከነገ ወዲያ ወዲያ ወይም ከዚያ በኋላ የምትጠቀምባቸውን ደግሞ ራቅ አድርጌ ልጠቀም እችላለሁ። የምግብ እቃዎችም ምግብ ነክ የሆኑ ነገሮችንም ስንደረድር እንደዚሁ ወይም በስራት እናስቀምጣለን ዛሬ የምንሰራውን ምግብ እንዳይበላሽ ቀደም ብለን ነገ የምንሰራውን ደግሞ ወይም የማይበላሸውን ለብቻ ስለዚህ የሚበላሸውን ከማይበላሸው ለመለየት ዛሬ መጠቀም ያለብን ወይም በአስቸኳይ መጠቀም ያለብንንና ቀስ ብለን ወይም ዘግየት ብለን መጠቀም ያለብንን ነገር ለመለየት የግድ ነገሮችን በስርዓት ማስቀመጥ የሚገባ ነው። እና እኔም የማደርገው ይህንኑ ነው ነገሮችን በስርዓት የማስቀምጥ ለአጠቃቀም ምቹ በሚሆንበት መልኩ ነው።

አዲስ አመትን እንዴት ታከብራለህ? በጣም ደስ ከሚሉኝ በዓላት መካከል አዲስ አመት ነው። አዲስ አመት በአዲስ መንፈስ በአዲስ እቅድ በአዲስ ራዕይ በአዲስ እይታ በአዲስ አመለካከት። አዲሱን አመት አንድ ብለን የምንጀምርበት አዲስ ነገር የምንቀበልበት ስለሆነ አዲስ አመትን ማክበር ደስ ይለኛል። አዲስ አመትን የማከብረው በመጀመሪያ ደረጃ ለዚህ ለመጣው አመት መስራት የሚገባኝን እቅድ አቅጄ ምን ማድረግ አለብኝ ካለፈው አመት ያጠፋኋቸውን የተሳሳትኩባቸውን ወይም ያልሰራኋቸውን ነገሮች ማረም የሚገባኝን ነገር። ዝርዝር አድርጌ እነዚህን ነገሮች በቀጣይ አመት አርሜ የተሻለ ውጤት ውጤታማ የሆነ ነገር ለመስራት የተሻለ እቅድ አፈጻጸም እንዲኖረኝ ለማድረግ እጥራለሁ። በዚህ በአዲሱ አመት እንግዲህ ሲመጣ ከልጆቻችን ጋራ ቤተሰብ በሙሉ ተሰብስቦ በዓሉ አርብና እረቡ ካልሆነ በቀር በሌሎች ቃናት ከሆነ በግ ታርዶ ጎረቢት ከጎረቤት ሁሉም ተሰባስቦ በአንድነት እየተመገብን አዲሱን አመት እንኳን አደረሳችሁ እንቁጣጣሽ መልካም አዲስ አመት ይሁንላችሁ እየተባባል መልካም ምኞታችንን እየተገላለጥን በዚህ መልኩ አዲሱን አመት እናከብራለን። ምን ጊዜም ቢሆን አዲስ አመት በአዲስ እቅድ ነውና እቅዶቻችንንም አንዱ ለአንዱ እያሳወቀ ቀጣይ አመት በዚህ በያዝኩት አዲስ አመት ይህንን ይህንን ነገር ለመስራት አቅጃለሁ እግዚአብሔር የሚያስፈጽመኝ ቢሆን እግዚአብሔር ቢፈቅድልኝ ይህንን ነገር አደርጋለሁ። ከዚህ በፊት ከነበረኝ ችግር ተላቅቄ ወደፊት መልካም የሆነ ስራ መልካም የሆነ ውጤታማ የሆነ ጥሩ የሆነ ስራን እሰራለሁ። ከዚህ በፊት በኪሳራ በጨለማ እጓዝ የነበረውን ነገር አሁን ደግሞ በትርፋማ በሆነ ውጤታማ በሆነ ብርሃናማ የሆነን ህይወት አዲስ የሆነ ብሩህ የሆነ ተስፋን ሰንቄ አዲሱን አመት እቀበላለሁ። እያልን እቅዳችንን አንዱ ከአንዱ ጋራ እያየ እየተገማገምን በቀጣይ አመት ይህንን ብታስተካክል የተሻለ ነው ይህንን ብታርም እየተባባልን አስተያየትም እየተሰጣጠን አዲሱን አመት በሰላም እንቀበለዋለን እናከብረዋለን።

በቀን ስንት ሰዓት ስልክ ትጠቀማለህ? ይህ ጥያቄ የምመልሰው እንደምትጠቀመው እንደ አገልግሎቱ ሁኔታ ይወሰናል። ስልኬን ብዙ ጊዜ የምጠቀምበት ለኢንተርኔት። አዳዲስ መረጃዎችን ለመለዋወጥ ስልክ ለመደወል። ፎቶ ለማንሳት፣ ቪዲዮ ለመቅረጽ። እንደዚሁም የቀረጽኩትን ቪዲዮ ደግሞ ለማቀናበር እጠቀምበታለሁ። ስለዚህ ቪዲዮ ለማቀናበር ወይም ቪዲዮ ለመመልከት። ከሆነ ስልኬን ብዙ ጊዜ ልጠቀምበት እችላለሁ። በአማካይ ግን ስልኬን እስከ አስር ሰዓት የሚያህል በቀን ልጠቀምበት እችላለሁ ብዬ እገምታለሁ። እስከ አስር ሰዓት የምጠቀምበት ልዩ ልዩ ጉዳዮችን ስለምመለከትበት ነው። ማህበራዊ ሚዲያ ላይ መልእክቶችን ለመጻፍ። የተጻፉ መልእክቶችንም ለማንበብ። ለሌሎች መልእክት ለማስተላለፍ መልእክቶችንም ለመቀበል። ከዚህ በተጨማሪ ፎቶዎችን ምስሎችን። ለመቅረጽ የተቀረጹ ምስሎችን ለማቀናበር። ዩቲዩብ ላይ ቪዲዮዎችን የተቀናበሩ ቪዲዮዎችን ለመልቀቅ ለመጫን ለሌሎች እንዲታዩ ለማድረግ። ከዚህ በተጨማሪም ስልኬን ተጠቅሜ ደግሞ ቤተሰቦቼን ስልክ ደውዬ ለማውራት። በስራ ጉዳይ ላይ ለመመካከር። በስልክም በመስመር ላይ ሆነን ደግሞ በፊት ለፊት እየተያየን መልእክቶችን ስብሰባዎችን የምናደርግበት ጊዜ አለ። ይሄንንም የስብሰባ ሰዓትንም እንደዚሁ በቪዲዮም ሆነ በምስል ብቻ ወይም በድምጽ ብቻ የምናስተላልፈው በስልክ ነው። ስለዚህ ስልኬን በቀን ቢያንስ ለአስር ሰዓታት ያህል እጠቀምበታለሁ ብዬ አስባለሁ።

ሳህኖችን መታጠብ ትወዳለህ? ይህ ጥያቄ ሳህኖችን ማጠብ ትወዳለህ ተብሎ ቢስተካከል አማርኛ ለሚናገሩም አማርኛ ለሚሰሙ ሰዎችም ትርጉም ይሰጣል። ሳህኖችን ማጠብ እወዳለሁ። ሳህኖችን ማጠብ የምወደው ደግሞ በሳህን ምግቦችን እንመገባለን እኔ የምመገብበትን ሳህን። ከመመገቤ በፊት የተጸ የጸዳ መሆኑን ማረጋገጥ አለብኝ። ከተመገብኩ በኋላም ደግሞ የተመገብኩበትን እቃ ሳህኑን ማጠብ ግዴታዬ ነው። ሳህንን ማጠብ የተለያዩ ጥቅሞች አሉት። ከመመገባችን በፊት ሳህኑን ንጹህ አድርገን ማጠብ ከቻልን። በምንመገብበት ጊዜ የተለያዩ ባክቴሪያዎች ቫይረሶች ፈንገሶች ሌላም ነገሮች አቧራም ሊሆን ይችላል ሌላ ቆሻሻ ነገርም ወደ ሰውነታችን ከምግብ ጋር አብሮ ገብቶ እኛ በምግብ በም ከምናገኘው ምግብ ጋር አብሮ ገብቶ እንዳንመረዝ በበሽታ እንዳንጠቃ ይረዳናል። ስለዚህ ይህንን ንጽህና መጠበቅ የሚገባ ነው። ከበላን በኋላም እንደዚሁ የበላንበትን ሳህን አጥቦ ማስቀመጥ ለቀጣይ ለምንጠቀምበት ደግሞ ንጹህ ሆኖ እንዲቀርብም። ስለሚያገለግል እና በዛ በበላንበት እቃ ላይ ሌሎች ጀርሞች ባክቴሪያም ሊሆን ይችላል ቫይረስን በሽታ ተሸካሚ የሆኑት አዋሲያን በሙሉ እንዳይራቡበት ስለሚጠቅም ሳህናችንን በአግባቡ አጥበን በንጽህና ማስቀመጥ የተሻለ ነው። ሳህናችንን ስናጥብ ንጹህ ውሃ መጠቀም። ከዚህ በተጨማሪም የእቃዎችን የምናጥብበት ሳሙናዎች አሉ ፈሳሽ ሳሙና መጠቀም። ፈሳሽ ሳሙና መጠቀም ካልቻልን ደግሞ በተፈጥሮ በሆነ ነገር ግራዋ መጠቀም ይሻላል። ግራዋ በተፈጥሮ የሚገኝ እፅ ነው ይህ እጽዋት። እቃዎችን ለማጠብ ንጹህ ለማድረግ ለማጽዳት እንጠቀምበታለን። ከዚያ በተጨማሪም ብዙ ይሄ ፀረ ባክቴሪያ እና ፀረ ፈንገስ ስለሆነ ፈንገሶችን ባክቴሪያዎችን በቀላሉ የሚያጸዳ የሚያጥብ ስለሆነ። ከፈሳሽ ሳሙናው ይልቅ የተፈጥሮ የሆነውን ነገር ግራዋን መጠቀም የተሻለ ሊሆን ይችላል። ግራዋ የተሻለ የሚያደርገው በምን ምክንያት ነው? ተብሎ የሚጠየቅ ቢሆን የተሻለ የሚሆነው ግራዋ የተፈጥሮ የሆነ ነገር ስለሆነ የጎንዮሽ ጉዳት አያስከትልም። ከገበያ የምንገዛቸው ሳሙናዎች ግን ጊዜያቸውም ያለፈ ስለሚሆኑ የጎንዮሽ ጉዳትም የሚያስከትሉ ስለሆነ የተለያዩ በሽታዎችን ሊያመጡ ስለሚችሉ እኔ ሳህኔን ማጠብ የምወደው ብዙ ጊዜ ተፈጥሮ በሰጠችኝ በተፈጥሮ በሆነው። በግራዋ ነውና ግራዋን ሰዎች እንዲጠቀሙ በዚሁ አጋጣሚ መምከርም እፈልጋለሁ።

ስለ በልጅነትህ የመኖሪያ ቤትህ ንገረኝ በልጅነቴ የነበረው የመኖሪያ ቤቴ የቤተሰቦቼ ነው እናትና አባቶቼ የኖሩበት የነበረ ቤት ነው። በመጀመሪያ ገና እኔ ህፃን እያለሁ የማውቀው ከሳር የተሰራ በሳር የሚሰራ ጎጆ ቤት የሚባል ነበር። ይህ ጎጆ ቤት ከሳርና ከሸንበቆ የሚሰራ ነው። ከእስር ግድግዳ ደግሞ የባህር ዛፍ እንጨት ፍልጥ ተፈልጦ በአቋም ደረጃም የባህር ዛፍ እንጨት ቀጥ ያለ እንጨት ተመርጦ በአቋምነት ይሰራል። ወጋግራ የሚባል መሃል ላይ ደግሞ ቤቱን በዋናነት ተሸክሞ የሚገኝ አለ። ዙሪያውን አቋሞች አሉት ይህ ከሳሪ የተሰራ ቤት። ዝናብ በሚዘንብበት ጊዜ ሚያፈስ ከሆነ ወደ ውስጥ ጠብ ጠብ ሊያደርግ ይችላል። ነገር ግን ብዙ ጊዜ በስርዓት እንዳያፈስ ሆኖ ስለሚሰራ ፍሳሽ የለበትም። ፍሳሽ አለመኖሩ ብቻ ሳይሆን የጎጆ ቤት ከሳር የሚሰራው ቤት በጣም ደስ የሚለውና ምቾት የሚሰጠው። ዝናብ በሚጥልበት ጊዜ ዝናብ መጣሉ ወደ ውስጥ አይሰማም። ሳሩ የዝናቡ የሚመጣውን ድምጽ አፍኖ ስለሚይዘው። ዝናብ መጣል አለመጣሉን የምናረጋግጥ ከቤት ከወጣን በኋላ ነበር። በዚች በጎጆ ከተሰራች ቤት ላይ የከብቶችም ማደሪያ እቃም የሚቀመጥበት እንደዚሁም ደግሞ ልጆች የሚተኙበት ወላጆች የሚተኙበት ራሱን የቻለ። መደብ ተሰርቶ በዛ ላይ ነው እንተኛ የነበረው ወለል ላይ ምንጣፍ እያነጠፍን እንተኛለን መደብ ላይም እንደዚሁ ቆጥም ደግሞ የሚባል አለ። ቆጥ ማለት ከመደብ ከፍ ብሎ የሚሰራ ሆኖ እዛ ላይ ደግሞ ትልልቅ አዋቂ የሆኑ ሰዎችን በቀላሉ ወደዛ ሄደው እዛ ይተኙ ነበር። ከፍ ካልን በኋላ በተለይ እድሜዬ ወደ አስራ አንድ አመት አስራ ሁለት አመት አካባቢ በደረሰ ጊዜ ይህ ጎጆ ቤት በቆርቆሮ ቤት ተቀየረ። ቆርቆሮ ቤት ከጎጆ ቤት የሚለየው የተሻለ የሚያደርገው ይሄኛው አሰራሩም የተለየ ነው። ጎጆ ቤት ክብ ሆኖ ነው የሚሰራ ቆርቆሮ ቤት ግን በአራት ማዕዘን የሚሰራ ቤት ነው። ይህ ቆርቆሮ ፍሳሽም የሚያፈስ ከሆነ ከዛኛው ከጎጆው የተለየ ነገር የለውም። ፍሳሽ የሚያፈስ ግን በብዛት ከቆርቆሮ የተሰራ ቤት ነው። ከቆርቆሮ የተሰራ ቤት ደግሞ ከጎጆ ቤት ለየት የሚያደርገው አንደኛው ቅድም ጎጆ ቤት ላይ እንደተናገርነው የጎጆ ቤት ዝናብ በሚጥልበት ጊዜ አይሰማም ቆርቆሮ ቤት ግን በጣም የሚረብሽ ድምጽ ያዋጣል። እና በልጅነቴ የነበሩ ቤት ማስታውሰው ይህንን የሚመስል ነው መኖሪያ ቤታችን። ከጎጆ ቤት ወደ ቆርቆሮ ቤት ያደገበት ነበር። ሰዎች ቆርቆሮ ቤት መስራትን እንደ ሀብት መገለጫም የሚጠቀሙበት። ዕየሆነ ሲመጣ አሁን በዚህ ሰዓት በገጠሩም አካባቢ ቢሄድ በጣም ሩቅ የሆኑ ቦታዎችና በረሃማ የሆኑ ቦታዎች ካልሆኑ በቀር። ወደ ከተማ አካባቢ ከተማ ላይ ቀረብ ያሉ ቦታዎች። ከቆርቆሮ ቤት ውጭ ጎጆ ቤትን ለምንም አይነት አገልግሎት አይጠቀሙበትም።

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ ማር ነው። ማር እጅግ በጣም የሚጣፍጥ ብዙ ጠቀሜታዎች ያሉት ምግብ ነው። ይህ ምግብ ሀይልና ጉልበትን የሚሰጥ ከሀይልና ጉልበት ሰጪነት በተጨማሪ ደግሞ በሽታን የመከላከሉ አቅም ከፍተኛ የሆነ ምግብ ነው። ማር ንብ የምትባል እንስሳ። ከተለያየ ቦታ አበባዎችን ቀስማ ከምታዘጋጀው ያበባ ቀሰም የሚመጣ ስለሆነና እነዚህ የተለያዩ አበባዎች ደግሞ የየራሳቸው የሆነ በሽታን የመከላከል አቅም ችሎታ ያላቸው እጽዋት ስለሆኑ ከእነዚህ ከተለያዩ ቦታዎች ተቀስሞ የመጣ አበባ በሽታን የመከላከል አቅሙ ከፍተኛ ነው። ስለዚህ ይሄን ከፍ በሽታን የመከላከል አቅሙ ከፍተኛ የሆነ በምድር ላይ ከሚገኙ ምግቦችም በጣፋጭነቱ ተወዳዳሪ የማይገኝለት የተፈጥሮ ምግብ። ማር ነው። ሌሎች ምግቦች እንዲጣፍጡ ተደርገው ቢሰሩ ሰው ሰራሽ የሆኑ በቀላሉ የሚበላሹ ከተበሉ በኋላም የጎንዮሽ ጉዳት ሊያስከትሉ የሚችሉ በርካታ ምግቦች አሉ። ማር ግን የጎድንጆሽ ጉዳት የማያስከትል። ሰው ሰራሽ ያልሆነ በተፈጥሮ የሚገኝ ከንብ የሚመረት በቀፎ ተዘጋጅቶ ከቀፎ ተቆርጦ የሚገኝ እንደዚሁም ደግሞ አንዳንድ ቦታዎች ላይ በተራራም በዛፍም ላይ የሚገኝ ምግብ ነው። ስለዚህ መሬት ላይ ካሉ ጣፋጭ የሆኑ ምግቦች መካከል በጣም የምትወደው ምግብ ተብሎ በተጠየቀው ጥያቄ ላይ የእኔ መልስ የሚሆነው በተፈጥሮ የማገኘው ጣፋጩ ምግብ በምድር ላይ ያለ ማር የሚባል ምግብ ነው።

በመስመር ላይ ሙዚቃ ትሰማለህ? ዩቲዩብ ላይና አንዳንድ የድምጽ ማስተላለፊያ መስመር ላይ ያሉ ድረ ገጾች ላይ በድምጽ የምሰማቸው ነገሮች አሉ። ሙዚቃ ተብሎ በተለየ ሁኔታ ለሰፈረው ግን መልሴ ሙዚቃ አላዳምጥም። ብዙ ጊዜ በመስመር ላይ የምሰማቸው ብዙ ድምጾች አሉ። እነዚህ ድምጾች ግን በመዝሙር ያሉ የመዝሙር መሳሪያዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትገለገልባቸው የምትጠቀምባቸው በርካታ የመዝሙር መሳሪያዎች አሉ። ከእነዚህም በተጨማሪ መዘምራን መዝሙር ያቀርባሉ ያንን መዝሙር እሰማለሁ ስብከት እሰማለሁ። ከዚህ በተጨማሪ አንዳንድ ዜናዎችንም እንደዚህ እከታተላለሁ። ከዚህ በተለየ ሁኔታ ግን ስራዬ ብዬ ሙዚቃዎችን የማዳምጥበት የምሰማበት ጊዜ የለም። የማውቀው ሙዚቃ የምሰማው ሙዚቃ ሙዚቀኛም የለም ዘፈንም የለም።

ጊዜህን በደንብ ታስተዳድራለህ? አዎ ጊዜህን በአግባቡ አስተዳድራለሁ ጊዜህን በአግባቡ ማስተዳደር የምለው ጊዜዬን በአግባቡ መጠቀምን ነው። ለምፈልገው አላማ ለምፈልገው ጉዳይ ለምፈልገው ጊዜ የምሰጠው የምመድበው የጊዜ ገደብ የጊዜ መጠን አለ። ለስራዬ የምመድበው ጊዜ አለ መልእክቶችን ለመላክ መልእክቶችን ለማንበብ የምመድበው ጊዜ አለ። ባለጉዳዮችን ለማስተናገድ የምመድበው ጊዜ አለ። ለማንበብ የምመድበው ጊዜ አለ። እረፍት ለማድረግ የምመድበው ጊዜ አለ። ለመብላት የምመድበው ጊዜ አለ። ለመሮጥም የምመድበው ለስፖርት ለመስራትም የምመድበው ጊዜ አለ። ለመጓዝ የምመድበው ጊዜ አለ። ስለዚህ ይህንን ጊዜዬን የተሰጠኝን ሃያ አራት ሰዓት ለምን ለምን አላማ አውለዋለሁ ብዬ ነው። ጊዜዬን ማስተዳደሬን የምገመግመው ለሁሉም ሰው የተሰጠ አንድ ቀን የሚባለው ሃያ አራት ሰዓት ነው። ይህንን አንድ ቀን የሚባለውን ሃያ አራት ሰዓት ለአንዱ የሚረዝምለት ለአንዱ የሚያጥርበት የሚሰራው ስራ ጉዳይ ነው ለሰውየው የተሰጠው የተለየ ጊዜ ኖሮ አይደለም። አንዳንድ ሰዎች ጊዜያቸውን በአግባቡ ተጠቅመው በሃያ አራት ሰዓት ውስጥ በጣም ብዙ ውጤታማ የሆኑ ስራዎችን ይሰራሉ። አንዳንዶቹ ደግሞ በተሰጣቸው በዛው በተመሳሳይ ሃያ አራት ሰዓት ውስጥ ስራዎችን በአግባቡ ባለመስራታቸው ጊዜያቸውን በአግባቡ ባለማስተዳደራቸው ምክንያት። ጉዳት ላይ ከዛ ከጥቅም ይልቅ ጉዳት ላይ የሚያሳልፉ ሰዎች አሉ። ስለዚህ ጊዜን በአግባቡ ማስተዳደር ጊዜን በአግባቡ መጠቀም ይገባል ስንል ይሄ ነው። ለምን አላማ ነው የማውለው። ጊዜዬን የማጠፋበት ጉዳይ ምን ውጤት ያመጣልኛል? ስለዚህ በመጀመሪያ ደረጃ ዛሬ ምን እሰራለሁ የምሰራው ስራ ምን ያህል ጊዜ ይፈጃል? ብዬ ስራውን ከመጀመሬ በፊት እያንዳንዱን ነገር ዝርዝር የሆነ እቅድ አዘጋጃለሁ። ያንን ያዘጋጀሁትን እቅድ በአግባቡ መስራት አለመስራቴን ደግሞ ማታ ላይ እገመግማለሁ። ስለዚህ ጊዜዬን በአግባቡ ተጠቅሜያለሁ ወይስ ጊዜዬን አባክኛለሁ የሚለውን እገመግማለሁ። ይሄን ከገመገምኩ በኋላ ለቀጣይ ደግሞ ማስተካከል የሚገባኝን ነገር እንዳስተካክል ይረዳኛል። ስለዚህ ጊዜዬን በአግባቡ ለመጠቀም ጊዜዬን ለተለያዩ ስራዎች ለማዋል ጊዜዬን በደንብ አስተዳድራለሁ ብዬ አስባለሁ።